ምሽት ላይ ዜና እወዳለሁ ምን እንደተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጪ ዜና ይኖራል አንዳንድ ዜናዎች ደስ ስለሚያሰኝ ናቸው። ሌሎች አሳዘኝ ናቸው የአየር ሁኔታ መረጃ ይሰጣሉ የስፖርት ውጤት እወዳለሁ። ጋዜጠኞች መረጃ ያብራራሉ። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው። አልምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ለዚህ እረፍት ይሄዳል።